የማንቂያ ሰዓት አዎ እጠቀማለሁ እንደውም ሁል ጊዜ በብዛት እሞላለሁ ለጠዋት እንዲሆነኝ ማለት ነው በደንብ ሞልቼ ነበር የማድረው ነገር ግን በጣም አንዳንድ ጊዜ ሲደክመኝ እሱን ሲጮሁብኝ እዘጋውና ከዛ በኋላ መልሼ እተኛለሁ። ቢያንስ እስከ ሶስት ምናምን አይነት ነገር እሞላለሁ። እና ሁል ጊዜ ግን በጣም በቃ መነሳት ሲያቅተኝ አንዳንድ ጊዜ እንቅልፉ በጣም ሲጣፍጠኝ አጠፋውና እተኛለሁ ማለት ነው። ግን ትምህርት ምናምን ነገር በነበረብኝ ሰዓት የዛን ጊዜ ያው አይምሮየም ሴቭ ስለሚያደርገው ያንን ትምህርት እንዳለብኝ በጥዋት መነሳት ስላለብኝ አስራ ሁለት ሰዓት ላይ አላርም እሞላና ከዛ ቢያንስ በቃ ከአልጋ ላይ እስከወርድ ድረስ ምናምን አይነት ነገር አስራ ሁለት ሰዓት ከሩብ እንደዚህ አካባቢ እነሳና ከዛ ቁርስ እሰራለሁ። በመጀመሪያ ሽንት ቤት እሄድና ከዛ ፊቴን ምናምን ነገር እታጠባለሁ ምናምን ከዛ ቁርስ ያለውን ቤት ውስጥ ያለውን ነገር እሰራራለሁ ከዛ እንበላለን። ከዛ በኋላ ልብሴን ምናምን ለባብሼ ወደ ትምህርት ቤት ነው ነበር የሚሄደው። እና አሁን ትምህርት ምናምን ያው ከሌለ በኋላ ደግሞ አሁን እና ስራም ሲኖረኝ እንደዛ ነው። የስራም ሰዓት እንደውም በጣም በስራ ሰዓት በጣም በሌሊት ነው የምነሳው እና ስራ ማርፈድ አይቻልም ያው ሆስፒታል ውስጥ ስለሆነ ምንም ማርፈድ አይቻልም። በጣም ቅጣት አለው አንድ ደቂቃ ካረፈድኩኝ ሆስፒታል ፋርማሲ ውስጥ እና በጣም ቅጣት አለው። እና በጣም የዛኔ ጥንቁቅ ሆኜ ነው እንደውም ትምህርት ሲኖር እኮ አርፍጄም ከገባሁኝ ምናምን ነገር አስተማሪም ግቢ ሊለኝ ይችላል። ግን ስራ ቦታ ደግሞ ይሄ ያው የጤና ጉዳይ ስለሆነ የአንድ ሰው ህይወት ቀልድ ስላይደለ እንትን ሊለኝ ይችላል። በጣም ሃርድ ስለሆነ ምንም ነገር ላይ ማርፈድ አይቻልም። ስለዚህ በ ከትምህርት ጊዜ ባሻገር ባለውን በጣም ነው። በዚህ ላይ ቶሎ የምነሳበት ማለት ነው ቶሎ የምነሳው። ይሄኛው ላይ ነው ማለት ነው ስራው ላይ ነው ማለት ነው። እና በጠዋት መነሳት በርግጥ በጣም ነው ደስ የሚለው በጣም ቀንን ብሩህ ያደርጋል። እንደገና ደግሞ ስራን ቶሎ ግድል ለማድረግ ቶሎ ጨራርሶ ምናምን ቁጭ ለማለት በጣም ይረዳል በቂ እረፍት ለማድረግ ይረዳል። ለራስ ጊዜ ለመስጠት ይረዳል እና በጣም ብዙ አቅም እንዳይደክም ያደርጋል በጠዋት በቃ ሁሉን ስራውን ጥንቅቅ ሲያደርጉ በቃ ለራስ ጊዜ እንዲኖረኝ ያደርገኛል የማሰቢያ ጊዜ ሊሆን ይችላል። ራሴን ለመንከባከብ ሊሆን ይችላል ከሌሎች ጋራ ግንኙነት ማለትም ለመነጋገር ሊሆን ይችላል። በቂ ጊዜን አገኛለሁ ነገር ግን ያንን ሳላደርግ ማለትም አሁን ለምሳሌ አርፍጄ ተነስቼ በቂ ጊዜ በቂ ጊዜ የኖረኝን ሳባክነው ማለት ነው። በቂ ነገር ላላደርግ ላልሰራበት እችላለሁ። ስለዚህ በጠዋት መነሳት እጅግ በጣም ደስ ይላል። እንደገና ደግሞ እውነት ለመናገር ለመልመድ ይከብዳል ግን ከለመዱት ደግሞ ምንም የሚቅት ነገር የለም። በጠዋት መነሳት በጣም ደስ የሚል ነገር ነው ያለው። እኔም ለምድ ለምጄ ነበር የሆነ ሰዓት ላይ ያው ከዛ አሁን ደግሞ ያው እረፍት ላይ ነኝና ከስራ አረፍት ላይ ነኝ ስለዚህ። በጠዋት መነሳት በሁለት ሰዓት አካባቢ ነው በቃ የምነሳው እና በዛችው ለመደብኝ በቃ አላርም ጭንቅላቴ አላርም ብሞላ ራሱ ለመደብኝ በቃ በዛችው ለምዶብኝ ነው። የቀረው እና አሁን ደግሞ እንደገና እንደ አዲስ እንደ በአስራ ሁለት ሰዓት መነሳት በ ጊዜ መነሳትን መልመድ መቻል አለብኝ ማለት ነው እንደገና ማለት ነው። እና አሁን ላይ ግን በጣም እያስቸገረኝ ነው ጠዋት ጠዋት መነሳት በጣም እያስቸገረኝ ነው። እና በጣም በቃ መልመድ መቻል አለብኝ ይመስለኛል ጠዋት ጠዋት እየተነሳሁኝ እንደገና ደግሞ ማታ ማታ አንዳንድ ጊዜ ነው እንጂ እንደው እንቅልፍም ቶሎ የማይወስደኝም ይመስለኛል። የጥዋቱን ጊዜ የማረፍደው በዛ ይመስለኛል አሁን ስራ ካረፍኩኝ በኋላ ማታ ማታ እስከ አምስት ሰዓት እስከ ስድስት ሰዓት ድረስ ነው። እማልተኛው እና የዛን ጊዜ የዛኑ ሰዓት ደግሞ ጥዋ በጠዋቱ ሰዓት ያካክሰዋል መሰለኝ እንቅልፌ እና ለዛ ይመስለኛል እና አላርም እሞላለሁ ቆይ እስቲ ዛሬ ልልመድ ብዬ። አላርም ከሞላሁኝ በኋላ አላርሙ ይጮሃል ከዛ አላርሙ ሲጮህ አጥፍቼ እንደገና መተኛት ነው ስራዬ በጣም ነው ያስቸገረኝ እና ራሴን ያመኛል ምናምን በቂ እንቅልፍ ካልተኛሁኝ እና በቃ በጣም እያስቸገረኝ ነው። ምን እንደማደርግ አላቅም ድንገት አይታወቅም ያው ስራ አሁን ስጀምር ያው እለምዳለሁ ግዴታዬን ማለት ነው። ግዴታዬ ስለሆነ የዛን ጊዜ በደንብ እጠነ እጠነካከራለሁ በፕሮግራም ይሆናል ማለት ነው። አሁን ግን እረፍት ላይ ስለሆንኩኝ በፕሮግራም አይደለም ደስ ባለኝ ጊዜ እነሳለሁ ደስ ካለኝ እተኛለሁ ደስ ካላለኝ ደግሞ አልተኛም። ግን አላርሙ አሁን

እኔ የምወደው ጫማ በብዛት ማረገውም ከድሮ ጀምሮ ከልጅነቴ ጀምሮ ድፍን ጫማ እወዳለሁ እሱ በጣም ለእግሬም ጥሩ ነው እግሬ እንዳይሰነጣጠቅ ያደርጋል። እንደገና ጥፍሬም እንዳይጎዳ ምናምን አይነት ነገሮች አሉ። እና በጣም ጥሩ ነው። ለኔ በጣም ደስ ይለኛል ማድረግ ድፍን ጫማ። እሱን ነው የምወደው ማይ ፌቨራይት ነገር በቃ ድፍን ጫማ ነው። ሲገዛልኝም ድፍን ጫማ ነው። ከድሮም ጀምሮ አንዳንዴ ጊዜ ግን ነጠላ ጫማዎችን አደርጋለሁ ለምሳሌ በጉርድ ምናምን ነገር አደርጋለሁ። ከድፍን ጫማ ጋራ አይሄድም በብዛት ጉርድና ድፍን ጫማና በብዛት እሱን ነው የማደርገው። እና ማይ ፌቨራይት ግን ድፍን ጫማ ነው። በቃ ሽፍን የሆነ ጫማ ደስ ይለኛል እና ምቾትም ይሰጠኛል የትም ሲሄድ የትም በጣም ይመቸኛል